መልካም ልደት ፥ማለት ብዙ ጊዜ የመልካም የልደት መግለጫ ለማስተላለፍ የምንጠቀምበት ቃል ነው። ለምሳሌ አንድ ሰው ልደቱን በሚያከብርበት ጊዜ ሰዎች ቤቱ እየሄዱ ሊሆን ይችላል በቴክስት ሊሆን ይችላል በጽሁፍ መልእክት ሊሆን ይችላል በቪዲዮ መልእክት ሊሆን ይችላል እንኳን ተወለድክ መልካም ልደት ይሉታል ማለት ነው። ብዙ ጊዜ ይሄ ቀጥታ የሚገናኘው ከልደት ጋር ነው ግን አንዳንዴ ሌሎች ልደት ያልሆኑ ፕሮግራሞች ላይም መልካም ብለን የምንገልጻቸው ነገሮች አሉ እንደ አጠቃላይ መልካም የሚለው ነገር ጥሩ ምኞትን የሚገልጽ ሲሆን፣ ልደት የሚል ደግሞ የሚለው ደግሞ የተወለድንበትን ጊዜ የሚያመለክት ነው ማለት ነው። ለምሳሌ እኔ የተወለድኩበት ጊዜ አለ ከአንደኛ ልደት ከአንደኛ አመት የልደት በዓሌ ጀምሮ በጣም ትልቅ እስከመሆን ድረስ እስከ ሃያ አመት አካባቢ እስከሚደርሰኝ ድረስ እስከምደርስ ድረስ በተደጋጋሚ በጓደኞቼ የመልካም ልደት የምኞት መግለጫ ደርሶኝ ያውቃል ማለት ነው። ይሄ የመልካም ልደት የምኞት መግለጫ የሚገለጽባቸው መንገዶች ቅድም እንዳልኩት በተለያየ አይነት መንገድ ነው ለምሳሌ መልካም ልደት ከምን ብለን ከምንገልጽባቸው መንገዶች አንዱ በ ፖስት ካርድ ወይም ደግሞ የመልካም ልደት መግለጫ በሆነ በካርድ አማካኝነት የምንገልጽባቸው አጋጣሚዎች አሉ ሁለተኛው ደግሞ መልካም ልደት ብለን ለሰዎች መልካም ምኞታችንን ልደታቸው ስለሆነ ስለተወለዱ ጥሩ ስሜት እንደተሰማን እና ስለእነሱ እኛ ደስ እንዳለን ለመግለጽ የምንገልጽበት መንገድ በግንባር ወይም በአካል በመሄድ ነው ሌላው ደግሞ መልካም ልደት ብለን ሰዎችን ስለተወለዱ ጥሩ ስሜት እንደተፈጠረብን እና ደስ እንዳለ ነው የምንገልጽበት መንገድ ስጦታዎችን በማበርከት ነው ስለዚህ በልደት ጊዜ የምናበረክታቸው የተለያዩ ስጦታዎች አሉ። ከእነዚህም ስጦታዎች መካከል ለምሳሌ ብራስሌት የሚሰጠን የሚሰጥበት ጊዜ አለ የእጅ ቀለበት የሚሰጥበት ጊዜ አለ፤ የአንገት ሀብል የሚሰጥበት ጊዜ አለ፤ እንዲሁም ደግሞ ልደቱን የሚያከብረው ሰው ተማሪ ከሆነ ለትምህርት የሚያግዘው የመማሪያ ቁሳቁሶችን ልንሰጥ እንችላለን ማለት ነው ስለዚህ መልካም ልደት ብለን ልጆችን ወይም ሰዎችን የምናመሰግንባቸው ወይም ደግሞ ምኞታችንን የምንገልጽባቸው አጋጣሚዎች ብዙ ናቸው በዋናነት እኛ የተወለድንባትን ቀን ወይም ደግሞ ወደዚህ ምድር የመጣንባትን ቀን የልደታችን ቀን ናት ብለን እናስባለን። አንዳንድ ሰዎች ደግሞ ከዚህ በተለየ ያሰባሉ። ለምሳሌ ሁለት ባልና ሚስት የተጋቡበትን ቀን ልክ እንደ ልደታቸው ቀን የሁለቱም ልደት እንደሆነ ቀን አድርገው የሚያስቡባቸውና ልክ እንደዛ የሚያከብሩባቸው ቀኖች ይኖራሉ እንዲሁም ደግሞ እኔ የማስታውሰው አንድ ጊዜ የሆነ ጓደኛችን ወደ ባህር ዳር በሚሄድበት ጊዜ በመኪና ውስጥ የመኪና አደጋ ይደርስበታ፣ የመኪና አደጋ ይደርስበትና በሚኒባስ ውስጥ ያሉ አስራ አራት ሰዎች ነው የነበሩት ከአስራ አራቱ ሰዎች ዘጠኙ ሰዎች ወዲያውኑ ሞቱ ሶስት ሰዎች ነበር የቀሩት ሁለቱ ደግሞ በከባድ ጉዳት ወደ ሆስፒታል ገቡ። ያ ልጅ ግን ምንም ነገር ሳይሆን ምንም ጭረት እንኳን ሳይፈጠርበት ወጣ ማለት ነው ስለዚህ ያንን ቀን የልደቱ ቀን አድርጎ ማክበር ጀመረ ማለት ነው። ስለዚህ ከተወለደበት ቀን ይልቅ ዳግም ልደት የተሰጠበትን ወይም ደግሞ ሌሎች ሲሞቱ እሱ የተረፈበትን ቀን የልደቱ ቀን አድርጎ ማክበር ጀመረ ማለት ነው። ስለዚህ ሰዎች እሱን መልካም ልደት እንዲሉት የሚፈልገው የተረፈበትን ቀን ወይም ደግሞ ሌሎች ሲሞቱ እሱ ያልሞተበትን ቀን ሆኖ ተገኘ ማለት ነው። ስለዚህ መልካም ልደት ብለን ሰዎችን የምናመሰግንባቸው ቀኖች ብዙ ሊሆኑ ይችላሉ ወይም በተለያየ አይነት መልኩ ሊሆኑ ይችላሉ ማለት ነው። ስለዚህ ለምሳሌ ስለ ልደት ስናወራ እኔ ብዙ ጊዜ ልደቴን አክብሬ አውቃለሁ ልደቴን በማከብርበት ቀን እየገረመኝና በጣም የተደነቅኩበት አንድ ስጦታ ከህፃናት የተሰጠኝን ስጦታ ነበር ስለዚህ የኔ ልጅ የራሴ ልጅ ለኔ የመልካም ልደት መግለጫ ስትሰጠኝ ውስጥ ላይ የጻፈችው ነገር ልብ ልብ የሚነካ ነበር ይሄም ምንድነው ይላል አባቴ ስለተወለድክልኝ አመሰግናለሁ በሚቀጥለው አመት ልደትህ ለኔ መኪና ትገዛልኛለህ አይደል የሚል አይነት ይዘት ያለው የልደት ስጦታ አበርክታልኛለች ማለት ነው ይሄ ማለት ምን ማለት፥ነው ሰዎች ስለእኛ የሚሰማቸውን ነገር እንደገና ደግሞ የራሳቸውን መልእክት የሚያስተላልፍባቸው አጋጣሚዎች ብዙ ናቸው ማለት ነው ስለዚህ ልደታችንን እናከብራለን ልደታችንን በምናከብርበት ጊዜ ወዳጆቻችን፤ ጓደኞቻችን፤ በቅርባችን ያሉ ሰዎች ስለኛ መወለድ የተሰማቸውን ደስታ በመወለዳችን ደስ እንዳላቸው አመታችንን በማክበራችንና ባለን እድሜ ላይ አንድ አመት በመጨመራችን የተሰማቸውን ደስታ በብዙ አይነት መልኩ ይገልጹልናል ማለት ነው። ስለዚህ ለዚህ ደግሞ አንዱና ትልቁ መግለጫ መልካም ልደት የሚለው አማርኛ ወይም የአረፍተ ነገር ነው ማለት ነው። ስለዚህ ሰዎች መልካም ልደት ይሉናል እኛም በጣም እናመሰግናለን ብለን የሰጡንን ስጦታ እንቀበላለን ማለት

ሪፖርት ማለት የሆነ ተግባር ወይም የሆነ ስራ ከተከናወነ በኋላ የዛን የተሰራውን ስራ ምን ምን ስራ እንደተሰራ የሚቀርብ የአተታ ጽሁፍ ወይም ደግሞ የሚቀርብ ጽሁፍ ነው ማለት ነው። ለምሳሌ አንድ ተቋም በተቋም ውስጥ በሚተዳደሩ ሰዎች አማካኝነት ወይም ተቋሙ ውስጥ በሚያገለግሉ ሰዎች አማካኝነት የተለያዩ ተግባራትን ያከናውናል፤ እነዛን ተግባራት ካከናወነ በኋላ በእቅዱ መሰረት እያንዳንዱን አከናውኖ ከጨረሰ በኋላ በሩብ አመት ወይም በግማሽ አመት ወይም በአመት የሚያቀርባቸው ሪፖርቶች አሉ። ያ ማለት ለምሳሌ ለሩብ አመት የታቀደው እቅድ በትክክል ስለመተግበሩ የትኞቹ ስራዎች ተሰርተዋል፤ የትኞቹ ስራዎች ላይ ድክመት አለ፤ የትኞቹ ስራዎች ላይ ጥንካሬ አለ። ስለዚህ ስራዎችን መገምገም አስፈላጊ ስለሚሆን ይሄንን ለመገምገም መጀመሪያ የተሰሩ ስራዎች የነበሩ ጠንካራና ደካማ ጎኖች በአግባቡ በሪፖርት መልኩ ይቀርባሉ ማለት ነው፤። ስለዚህ ከሪፖርቱ ላይ በመነሳት እነዚህ ጎኖች ጠንካራ ነበሩ እነዚህ ጎኖች ደካማ ነበሩ ከተባሉ ስራዎች ውስጥ እነዚህ ተተግብረዋል እነዚህ ደግሞ ጉድለት ያሳያሉ በሚል ግምገማ ይደረጋል ማለት ነው። ስለዚህ የሪፖርት ዋና አላማው ከእቅዱ አኳያ ያ ዋናው ተግባር ዋናው ስራ ተከናውኗል ወይ ከዛ በኋላ ሪፖርቱ ከቀረበ በኋላ ደግሞ ጠንካራና ደካማ ጎኑ ተገምግሞ ለወደፊት ሪፖርቱን መሰረት በማድረግ ጠንካራ ጎኖች እንዲቀጥሉ ደካማ ጎኖች ደግሞ መስተካከል እንዳለባቸው እና ድክመታቸው ተጠንቶ በጥንካሬ መለወጥ እንዲችሉ የሚያደርግ አንድ ወሰኝ እና አስፈላጊ ነገር ነው ማለት ነው። ስለዚህ ሪፖርት በጣም አስፈላጊ ነገር ነው ያለ ሪፖርት የአንድን ስራ ሁኔታ ምንም ማወቅ አይቻልም፤። ስለዚህ ብዙ ጊዜ ሪፖርቶች እንደየስራው ሁኔታ በተለያየ ጊዜ ይቀርባሉ ለምሳሌ በጣም በአጭር ጊዜ በሶስት ወር ወይም ምናምን የሚያልቅ አይነት ስራ ከሆነ ሪፖርቶች ምናልባት በየሳምንቱ ሊሆኑ ይችላሉ። ምክንያቱም የሩባ አመት ሪፖርት ካልን ሙሉ ስራው ካለቀ በኋላ ስለሆነ ሪፖርቱን የምናገኘው ያ ኦዲት ለማድረግ ወይም ለተለያዩ ጉዳዮች ካልሆነ በስተቀር የሚሰጥን ጥቅም አይኖርም። ግን ስራው ላይ ያለውን ጥንካሬና ድክመት ለማወቅ ሪፖርቶች በተለየ አጭር ጊዜ ስራ ከሆነ በቅርብ ጊዜ ማለቅ አለን መደረግ አለባቸው፤ ምክንያቱም ከሪፖርቱ በመነሳት ቀሪ የስራ ጊዜዎችን የተሻሉ ለማድረግ እና የተሻለ አፈጻጸም እንዲኖር ለማድረግ ማለት ነው። ስለዚህ ሪፖርት በጣም ወሳኝ ነገር ነው በሪፖርት አማካኝነት ብዙ ነገሮች ይስተካከላሉ በሪፖርት አማካኝነት ብዙ በጀቶች ይስተካከላሉ፤ ብዙ የስራ ድክመቶች ይስተካከላሉ፤ ክፍተት ያለባቸው የሰው ክፍተትም ይሁን የስኪል ጋፕ ያለባቸው ቦታዎችን ለይቶ ማወቅ ይቻላል ስለዚህ ከሪፖርቱ በመነሳት ጉድለቶችን ማስተካከል ይቻላል ማለት ነው። ለምሳሌ እኔ የምሰራበት ተቋም አንድ የመንግስት ተቋም ነው፤ የመንግስት ተቋም እንደመሆኑ መጠን ቋሚ የሆነ የሪፖርት ማቅረቢያ ጊዜዎች አሉት ከእነዚህም በዋናነት ቋሚ የሆነ ድርጅት ስለሆነና የማይቆም ግልጋሎት ወይም ሰርቪስ የሚሰጥ አይነት ተቋም ስለሆነ ሪፖርቶቹ በቋሚነት የሩብ አመት ሪፖርት አለ፤። የግማሽ አመት ሪፖርት አለ፤ የአመት ሪፖርት አለ ስለዚህ በስራ በተጀመረ ወይም ከመስከረም እስከ ህዳር ድረስ ስራዎች ከተከናወኑ በኋላ ህዳር መጨረሻ ላይ በሶስቱ ወራት ውስጥ የተደረጉ እያንዳንዱ ተግባራት ሪፖርት ይቀርባሉ ማለት ነው ለግምገማ ይቀርባሉ ማለት ነው። ስለዚህ በሶስት ወር ውስጥ የተደረጉት እያንዳንዱ ነገር በደንብ ለጥናት ከቀረበ በኋላ ወይም ደግሞ በሪፖርት ከቀረበ በኋላ ጥናት ተደርጎበት መደረግ ያለባቸው ማስተካከያዎች እንዲደረጉ ይደረጋል ማለት ነው። ስለዚህ በሩብ አመት ወይም በሶስተኛው ወር ስራ በተጀመረ በሶስተኛው ወር ሪፖርት ይኖራል እንደገና ደግሞ ስራ በተጀመረ በስድስተኛው ወሩ እንዲሁ ሌላ የሩብ አመት ማለት ነው ወይም ደግሞ በሶስተኛው ወር ሪፖርት ከተደረገ በኋላ ከመጀመሪያው ሰዓት ጀምሮ ትምህርት ከጀመረበት ወይም ስራ ከጀመረበት ከመጀመሪያው ቀን ጀምሮ ከቆጠርን በስድስተኛው ወር ሪፖርት ይደረጋል ወይም ሪፖርት ከተደረገበት ጊዜ ጀምሮ ከቆጠርን በሶስተኛው ወር ሪፖርት ይደረጋል ማለት ነው። እንዲሁ ከመጀመሪያው ሪፖርት አንፃር የሁለተኛውን ሪፖርት በተሻሻለ አይነት መልኩ ስራዎች ተከናውነው ከሆነ በመጀመሪያው ግምገማ ወይም በመጀመሪያው ሪፖርት ላይ የቀረቡ ነገሮች ተስተካክለው በስድስተኛው ወር እንደዚህ ሆነው ተሰርተዋል በሚል ሪፖርት እንዲቀርብ ይደረጋል ማለት ነው። ስለዚህ በስድስተኛው ወር ላይ በሶስት ወር ሪፖርት የነበሩ ችግሮች ብዙዎቹ ይቀርፋሉ ማለት ነው ከዛ በኋላ የአመት ሪፖርት ደግሞ ይኖራል ማለት ነው ስለዚህ ሪፖርቶች እንደየሁኔታው በሶስት ወር በስድስት ወር እና በአመት ይኖራሉ ማለት ነው። የሪፖርት ዋና አለማው ስራን ለማሻሻል ስራን ለማቀላጠፍ እንዲሁም ደግሞ አፈጻጸምን ለማስተካከል ነው ውጤታማ ለመሆን ማለት ነው። ስለዚህ ሪፖርቶችን በአግባቡ የምንጠቀምባቸው ከሆነ እና በሪፖርቶች አማካኝነት ማከናወን ያለብንን ተግባራት በትክክል ካከናወንን እና ድክመቶችን ማስተካከል ከቻልን ሪፖርት ዋጋው በጣም ብዙ ነው ማለት ነው። ስለዚህ ሪፖርት በጣም ጠቃሚና አስፈላጊ ነገር ነው ማለት ነው

ደህና ሁን የሚለውን ቃል ሰውን ስንሰናበት የምናደርገው ነው። መሰናበት በብዙ አይነት አለ። ለምሳሌ ወደ ሩቅ ሀገር ምንሄድባቸው ጊዜዎች አሉ። ወይም ደግሞ ለአጭር ጊዜ ተለያይተን የምንገናኝባቸው ጊዜዎች አሉ። እንደ አጠቃላይ ግን ደህና ሁን የሚለው ቃል የሚያገለግለው ለመሰናበት ነው። በተለይ በተለይ ወንድን ሰው። ምናልባት ከእኛ በእድሜ ሚያንስ ወይም ከእኛ ጋር እኩል የሆነን ሰው ደህና ሁን ልንለው እንችላለን። ለወንድ ነው ሚደረገው ይሄ። ለሴት ከሆነ ደህና ሁኚ ነው ምንለው ነው። ስለዚህ ለወንድ ደህና ሁን የምንለው ብዙ ጊዜ። ለምሳሌ አንድ ጓደኛችን አብረን ጊዜ አሳልፈን ብዙ ሰዓት አብረን ስንጫወት ቆይተን ወይም በስራ ላይ ቆይተን ምናልባት መሽቶ ሊሆን ይችላል ወይም የምሳ ሳንደርሶ ሊሆን ይችላል። ልንለያይ ልክ ጊዜው ሲደርስ ደህና ሁን በቃ ደህና ሁን ብዬው። ልንለያይ እንችላለን ማለት ነው። ስለዚህ ደህና ሁን የሚለው ቃል የስንብት ቃል ሆኖ መልካም ምኞታችንን የሚገልጽ ነው። ምክንያቱም ብዙ ጊዜ አብረውን ከሚሰሩ አብረውን ከሚኖሩ ወይም ደግሞ አብረው የቤተሰብ አባል ከሆኑ ሰዎች ጋር ስንለያይ ፍቅራችን የተለየ ነው ደግመን እስከምንገናኝ እንጓጓለን። ስለዚህ ስንለያይ ልክ ደህና ሁን እንገናኛለን የሚል አይነት ይዘት ያለው ንግግር ልናደርግ እንችላለን ማለት ነው። ስለዚህ ደህና ሁን የሚለውን ቃል ብዙ ጊዜ ምንጠቀምበት ከጓደኞቻችን ወይም ደግሞ ከተለያዩ ሰዎች ጋር ከምንቀርባቸው ሰዎች ጋር ወይም ከምናውቃቸው ሰዎች ጋር የነበረንን ግንኙነት ቋጭተን ወደ ሌላ ቦታ ለመሄድ ስናስብ ነው። ለምሳሌ አብሮኝ የስራ ባልደረባዬ አብሮኝ ስራ ሲሰራ ቆይቶ ምሽት ላይ ወደ ቤታችን ስንለያይ እሱም ደህና ሁን ይለኛል እኔም ደህና ሁን እለዋለሁ ማለት ነው። ይሄ ብቻ አይደለም ለምሳሌ እህቴ ትመጣ መጥታ እኔ ጋር ቆይታ የተወሰኑ ቀናት ቆይታ ከሌላ ሀገር ነው የመጣችው። የተወሰነ ቀን ቆይታ አሁን ተመልሳ ወደ ሌላ ወደ ነበረችበት ወይም ወደምትኖርበት ሀገር ሄዳለች። እና ወደ መኪና ቦታ የሸኘኋት እኔ የነበርኩ ካሳፈርኳት በኋላ ደህና ሁን በቃ አለችኝ። ያ ማለት ሰላም ሁን ሰላምህን እመኛለሁ ሁላችንም በያለንበት ሰላም እንሁን። ፈጣሪ ያለ ቀን በድጋሚ እንገናኛለን የሚል አይነት ሚሴጅ ያለው ወይም መልእክት ያለው የሰላምታ አይነት ነው ማለት ነው። ስለዚህ ዋናው ነገር ደህና መሆን ስለሆነ ሰዎች ለእኛ ደህና መሆናችንን የሚመኙልን ይህንን ቃል በማንሳት ነው ወይም ደግሞ ይህንን ቃል በማለት ነው ማለት ነው። ሌላው ደግሞ ለምሳሌ የሆነ የመኪና አደጋ ደረሰ ብለን እናስብ። የመኪና አደጋ ሲደርስ ምናልባት ወይ መኪና ውስጥ ወይም መኪናው አደጋ የደረሰበት አካባቢ ልሆን እችላለሁ ለምሳሌ እኔ ማለት ነው በዛ አይነት ሁኔታ ውስጥ እያለሁ። ምናልባት ወይ በድንጋጤ ወይም በምን ሆስፒታል ከገቡት ሰዎች ጋር ልገባ እችላለሁ ወይም በመጠኑ አደርሶብኝም ሊሆን ይችላል ልገባ እችላለሁ ስለዚህ። እኔን የሚያይ ሰው መጥቶ የሚጠይቀኝ ሰው ሆስፒታል እንዴት ነህ ተሻለ ወይ? እንዴት ነው ያለህበት ሁኔታ? አሁን እንዴት ነው እየተሻለ ነው እያገገምክ ነው ወይ ብሎ ይጠይቀኛል። አዎ ደህና ነኝ ምናምን እላለሁ። ስለዚህ እነሱ ለኔ መልካም ምኞታቸውን ለመግለጽ ደህና ሁን ዋናው ደህና መሆንህ ነው። ደህና ሁን ብቻ ችግር የለውም ከዛ በኋላ ያለው ነገር በሙሉ ይስተካከላል ይሉኛል ማለት ነው። ስለዚህ ደህና ሁን። ማለት ለኔ ያላቸውን መልካም ምኞት ለኔ ያላቸውን ጥሩ አመለካከት ለኔ ያላቸውን እንዲሻለኝ የመፈለግ ወይም ደግሞ ጥሩ ስሜት እንዲኖረኝ እንድድን የመፈለግን ሁኔታ ያሳያል ማለት ነው። ስለዚህ ደህና ሁን የሚለውን ቃል ብዙ ቦታ እንጠቀምበታለን ማለት ነው። አንደኛ ሰውን ስንሰናበት ደህና ሁን ልንል እንችላለን። ሁለተኛ በንግግሮች መሃል ሰዎችን አንተ ደህና ሁን እንጂ ችግር የለውም ሁሉም ነገር በጊዜው ይሆናል ልንል ሊባል ይችላል ማለት ነው። ለምሳሌ አንድ ጓደኛችን ከስራ ከዩኒቨርሲቲ ከተመረቀ በኋላ ስራ ማግኘት አልቻለም። ስለዚህ በጣም ብዙ ጊዜ ስራ ባለማግኘቱ ሲበሳጭ ወይም ደግሞ ስሜቱ ሲረባሽ ራሱን ሲጎዳ ይገኛል እና። ሁላችንም አብረን የተማርን ጓደኞቹ ስናገኘው እሱን ለማጽናናት የምንጠቀምበት። ቃል ቢኖር ወይም ደግሞ ሀረግ ቢኖር ደህና ሁን የሚል ነው። ምክንያቱም ምን ብለን ነው አሁን ለምሳሌ እኔ ሳገኘው ልለው ወይም ልነግረው የምችለው ነገር ምንድነው? አንተ ደህና ሁን እንጂ። ነገ ከነገ ወዲያ ስራ ይገኛል ብቻ አንተ ራስህን አትጉዳ አንተ ደህና ሁን ራስህን ጠብቅ። ደህና ሆነህ ከተገኘህ ስራ ራሱን ጊዜውን ጠብቆ በራሱ ጊዜ ተመልሶ ወደ አንተ መምጣቱ አይቀርም። ስለዚህ በዋናነት አንተ ራስህን መጠበቅ አለብህ አንተ ደህና መሆን አለብህ ስለዚህ አንተ ደህና ሁን ልለው እችላለሁ ማለት ነው። ስለዚህ እሱ ደህንነቱን መጠበቅ እንዳለበት ጤንነቱን መጠበቅ እንዳለበት ለስራ በሚመጣበት ጊዜ ራሱን ችግር ላይ ጥሎ እንዳይገኝ ራሱን ለስራ አዘጋጅቶ እንዲጠብቅ የምንናገረው የምናወጣው ሀረግ ሊሆን ይችላል ወይም አረፍተ ነገር ሊሆን ይችላል ማለት ነው። ስለዚህ ደህና ሁን የሚለውን ቃል ብዙ ቦታ እንጠቀምበታለን እንደ አመጣጡ እንደየአገባቡ እንጠቀምበታለን። አንደኛ ደህና እንዲሆኑ ሰዎችን ስንመክር ልንጠቀምበት እንችላለን። ሁለተኛ ደግሞ ሰዎችን ስንሰናበት ልንጠቀምበት እንችላለን

ለምሳሌ እድል ይስጥልኝ የሚለውን ቃል የምንጠቀምበት ቦታ አለ ወይም እድል ይስጥልኝ የሚለውን አረፍተ ነገር የምንጠቀምባቸው ቦታዎች አሉ እድል ይስጥልኝ ስንል። ለምሳሌ አንድ ነዳይ ወይም ደግሞ አንድ የኔቢጤ ቤተክርስቲያን አጠገብ ቁጭ ብሎ የሚለምን። ለምሳሌ እኛ የለበስናቸውን እና የማንጠቀምባቸውን አሮጌ ልብሶች ለእንደዚህ አይነት ሰዎች ወይም ለምስኪኖች ለመስጠት ልንሄድ እንችላለን። ስለዚህ ምናልባት የያዝኩት ልብስ ሁለት ብቻ ከሆነ ካሉት የኔቢጤዎች መካከል መርጬ ልብሱ ሊሆናቸው ይችላል ብዬ ለማስባቸው ሰዎች መርጬ ልሰጥ እችላለሁ ስለዚህ። መርጬ ቀጥታ ሄጄ ስሰጠው በእድል ነው የሰጠሁት ብሎ ነው የሚያስበው የሰጠሁት ሰው እድል ስላለው እንደሰጠሁት ሊያስብ ይችላል። ስለዚህ እድል ይስጥልኝ ሊለኝ ይችላል ማለት ነው ለኔ እኔን እድለኛ እንዳረከኝ ሁሉ ላንተ እድል ይስጥልኝ ሊለኝ ይችላል ማለት ነው። እድል ይስጥልኝ ሲል ለምሳሌ ብዙ ሰዎች ነገ ህይወታችንን እንቀይራለን። ስለዚህ ህይወታችንን ለመቀየር ደግሞ አንዱ አማራጭ የሚሆነው እድል ነው እድልን ደግሞ በሎተሪ እንሞክራለን ብሎ የሚሞክሩ ሰዎች አሉ። እነዚህ ሰዎች እድላቸውን እንደሚሞክሩት ሁሉ በእድል አማካኝነት የሆነ ገንዘብ ሊደርሳቸው ወይም ደግሞ ሎተሪ ሊደርሳቸው ይችላል። ስለዚህ ያ ሰው የሚመርቀን ልክ እንደዚህ አይነቱ እደል ነው ማለት ነው። ለምሳሌ እድል ይስጥልኝ ብሎ መርቆኝ ሎተሪ ቆርጬ እድል ቢደርሰኝ ያ ሰው እኮ እድል ይስጥልኝ ብሎ ስለመረቀኝ ነው የደረሰኝ ብዬ ላሰብ እችላለሁ። አጋጣሚ ነው እድል ማለት አጋጣሚ ነው እኔም ልብሱን ወስጄ የሰጠሁት ለዛ ምስኪን በአጋጣሚ ነው። እሱም ደግሞ በአጋጣሚ እድል ይስጥልኝ እድል ይድረስህ እኔ ለኔ እንደሰጠኸኝ ላንተም እድል ትጎብኝህ ብሎ ጥሩ እድል እየተመኘልኝ ነው ማለት ነው። ስለዚህ እድል ይስጥልኝ የሚለውን ሀሳብ ከዚህ ጋር አገናኝተን ልንወስደው እንችላለን ማለት ነው። ሌላው እድል ይስጥልኝ የምንለው ለምሳሌ እቁብ እንገባለን አስር ሰዎች ሆነን እቁብ እንገባለን ወይም ሳንቲም በየወሩ እየጣልን ለባለ እድለኛው እጣ እያወጣን ለደረሰው እንሰጣለን ማለት ነው። ስለዚህ ለምሳሌ ዛሬ እጣውን ሳወጣ ለአንዱ ሰው ቢደርሰው የደረሰው ሰው ለኔ ለኔ እጣ እንዳወጣህልኝና እድለኛ እንድሆን እንዳረከኝ ሁሉ ላንተም በሚቀጥለው እድል ይስጥልኝ ሊለኝ ይችላል ማለት ነው። ስለዚህ እድል ይስጥልኝ የሚለው ቃል እንደ አጠቃላይ ጥሩ የሆነ አዎንታዊ የሆነ ትርጉም ያለው አነጋገር ወይም ደግሞ አረፍተ ነገር ሲሆን ለሰዎች ጥሩ ጥሩ እድል ስንመኝ ጥሩ የሆነ ነገር እንዲገጥማቸው ስንፈልግ ነው ይሄንን ነገር የምንናገረው ማለት ነው። ስለዚህ እኔ ለጓደኛዬ ጥሩ እድል ከተመኘሁለት እድል ጥሩ እድል ይስጥህ እድለኛ ያርግህ ብዬ ከተመኘሁለት እሱ ደግሞ ለኔ እድል ይስጥልኝ ብሎ ጥሩ ነገር ሊመኝልኝ ይችላል ማለት ነው። ስለዚህ ጥሩ እድል መመኘት ለጓደኞቻችን አስፈላጊ ነገር እንደሆነ ከዚህ ጋር መረዳት እንችላለን ማለት ነው። ሌላው ብዙ ጊዜ እጣ እንቆርጣለን አሁን ከተማ ውስጥ እኛ ጋር እጣ ይወጣል። የስማርት ፎኖች እጣዎች ይወጣሉ። እንደሚታወቀው ደግሞ በኢትዮጵያ ቴሌኮሚኒኬሽን አማካኝነት አድማስ ሚዲያ ብዙ ጊዜ ይወጣል ስለዚህ እኔ ሁሉንም ከእድል ጋር የተያያዙ ነገሮች እሞክራለሁ ቢደርሰኝ ጥሩ ነው ብዬ ስለማምን እነሱን በጣም በተደጋጋሚ እሞክራለሁ። ስለዚህ ሰዎች ስቆርጥ ብዙ ጊዜ ስለፋ የሚያዩኝ ሰዎች እድል ይስጥልኝ ብለው ይመርቁኛል ማለት ነው ወይም እድል ይስጥህ ጥሩ እድል ያጋጥምህ የማለት ነው። ስለዚህ ብዙ ጊዜ ለብዙ ሰዎች ጥሩ እድልን እንመኛለን በዚህ እድል በመመኘታችን ደግሞ ጥሩ እድል የሚገጥማቸው ሰዎች አሉ ስለዚህ ለሰዎች ጥሩ ነገር መመኘት እንደ አጠቃላይ በጣም ሀሪፍ ነገር መሆኑን ከዚህ ጋር እንረዳለን ማለት ነው። የሆነ ሰዓት ማስታውሰው ሚስቴን ሳገባ አንድ ጓደኛዬ አብሮኝ ነበረ እና ምን በጣም ነበር በሁለታችንም ወይም በእኔና በባለቤቴ መካከል ያለውን ነገር እውነት እንዲሆን ይጥርና ሁለታችን እንድንጋባ የራሱን አስተዋጽኦ ያደርግ የነበረው እና ልክ እኛ ስንጋባ ብዙ ነገር ነው ያደረገልን ያ ጓደኛዬ በዚህም አማካኝነት ያደረገው ነገር በጣም ያስደስተኝ ስለነበር ጓደኛዬም ስለሆነ በጣም ያሳዝነኝ ስለነበር። ላንተም ላንተም እንደኔ አይነት እድል ይስጥልኝ እግዚአብሔር ላንተም ጥሩ እድል ይስጥህ ጥሩ እድል ይስጥልኝ ብዬ መርቄዋለሁ ማለት ነው ወይም ጥሩ እድል እመኝለታለሁ ማለት ነው። ምክንያቱም እሱ በጎ ልጅ ነው ቀና ልጅ ሰዎች ሲጋቡ ሰዎች ጥሩ ነገር ሲገጥማቸው ደስ የሚለው ልጅ ነው። ስለዚህ ለእሱም እንደዛ አይነት ነገር ይገባዋል በነገራችን ላይ ጥሩ የሚያስብ ሰው ጥሩ ነገር ይገባዋል ብዬ አምናለሁ። ስለዚህ እሱ ለኔ ጥሩ እድል ተመኘልኝ እኔም ደግሞ ለሱ ጥሩ እድል እመኝለታለሁ ስለዚህ በዚህም ምክንያት እድል ይስጥልኝ ብዬ በተደጋጋሚ በንግግሮቻችን መካከል እመርቀዋለሁ ማለት ነው። ስለዚህ እንደ አጠቃላይ ጠቅለል ስናደርገው ይሄን ሀሳብ እድል በአጋጣሚ የሚመጣ ነገር ነው ሰዎችን እድል

ያው እንቁላል ማለት ያው በጣም አስፈላጊ ለጤናችን አስፈላጊ የሆነ ነገር እሄዉም በተለይ በተለይ አሁን እያወራሁ ያለሁት የዶሮ እንቁላልን ነው። በነገራችን ላይ እንቁላል ብዙ ጊዜ ከብዙ አይነት እንስሳቶች እንደሚገኝ ግልጽ ነው። ነገር ግን እኛ የምንመገበው እንቁላል የበለጠ የምናገኘው ወይም ደግሞ የሚመረጠው እና ለጤናም ተስማሚ የሆነው እንቁላል የዶሮ እንቁላል ነው። ወደ ዶሮ እንቁላል ከመሄዳችን በፊት እንቁላል የሚጥሉ እንስሳትን የተወሰኑ ለማውራት ብንሞክር፣ ለምሳሌ ሰጎን እንቁላል ትጥላለች። እንቁላላው ሲበላ ግን ምናልባት እኔ አይቼ አላውቅም። ሰጎን እንቁላልዋን በጣም ጠንካራ እንደሆነ አውቃለሁ። እንቁላልዋን ከጣለች በኋላ እንቁላሏን ትጠብቃለች ማለት ነው ወይም ደግሞ ባሏ እንቁላሉን እንዲጠብቅ ታደርጋለች ማለት ነው። ከእንቁላሉ ፊት ለፊት አይለዩም በአይናቸው አይናቸው ከእንቁላሉ ከተጣለ በኋላ በአይናቸው አይናቸውን ተክለው ይጠብቁታል ማለት ነው። እናትየዋ ወይም እንቁላሉን የጣለችው ሰጎን በአይኗ አፍጥጣ እንቁላሉን ስታየው ትቆያለች። ከዛ በኋላ እሷ ምግቧን ፍለጋ የምትሄድ ከሆነ ባሏ ይተካል ባሏ አይኑን የሰጎን እንቁላሉ ላይ ይተክላል ማለት ነው። አለበለዚያ ሁለቱም የማያዩት ከሆነ እና ዞር የሚሉ ከሆነ እንቁላሉ ይበላሻል፣ ይገማል ማለት ነው ወይም ደግሞ ልጅ ሊፈለፈልበት አይችልም ማለት ነው። ስለዚህ ይሄ ተፈጥሮአዊ የሆነ አለህ በሰጎኖች ዙሪያ ማለት ነው። ስለዚህ ሰጎን እንቁላል ትጥላለች እንቁላል እንቁላሏን የምትፈለፍልበት መንገድ ደግሞ ባልም ሚስትም እንቁላሉን አይናቸውን ሳይነቅሉ ተራ በተራ እየተጋገዙ በመጠበቅ ነው ማለት ነው። እንዲሁም ሌሎቹ አዋፋት በሙሉ እንቁላል ይጥላሉ። ስለዚህ አዋፋት በሙሉ እንቁላል በመጣል በእንቁላል አማካኝነት ነው። ልጆቻቸውን የሚፈለፍሉትና ልጆቻቸው የሚፈጠሩት ወይም ወደዚህ አለም የሚመጡት ማለት ነው። ከዚህ ባሻገር ሌላ እንቁላል የሚጥል እንስሳ ወይም ደግሞ ነፍሳት የማውቀው እባብ ነው። እባብ ለምሳሌ እንቁላል ይጥላል። ስለዚህ እባብም ራሱን የሚተካው በእንቁላል አማካኝነት ነው ማለት ነው። ስለዚህ ወደ ዶሮ እንቁላል ስንመጣ የበለጠ ማውራት የሚገባን የዶሮ እንቁላል ላይ ስለሆነ ወደ ዶሮ እንቁላል ስንመጣ ዶሮ እንቁላል በመጣል ነው ራሷን የምትተካው። በዚሁም አጋጣሚ የዶሮ እንቁላል ለህብረተሰቡ የፕሮቲን ጥቅም ይሰጣል። ስለዚህ ፕሮቲንን የምናገኝበት አንዱ መንገድ ከዶሮ እንቁላል ነው ማለት ነው። በነገራችን ላይ እንቁላል የሚመገቡ ህፃናት ለአእምሮአቸው በጣም ጥሩ ነው። ፈጣን ያደርጋቸዋል ተብሎ ይታሰባል። በዚህም አማካኝነት ብዙ ጊዜ በአካባቢያችን ዶሮ ለማርባት ምቹ የሆነ ሁኔታ ካለ ዶሮ ለማርባት ራሳችንን እናዘጋጃለን። ምክንያቱም አሁን ላይ የእንቁላል ዋጋ ጣራ እየነካ የመጣበት ጊዜ ላይ ነው ያለነው። በእኔ እድሜ አምስት እንቁላል በአንድ ብር ገዝቼ አውቃለሁ። አሁን ላይ ግን አንድ እንቁላል ሃያ አምስት ብር የሚሸጥበት ጊዜ ላይ ደርሰናል። ስለዚህ የእንቁላል ወጪ በጣም ብዙ ስለሚሆን እንደ አማራጭ የምንጠቀመው ዶሮዎችን የተወሰኑ አምስት ወይም አስር ዶሮዎችን በማዘጋጀት እንቁላል የሚጥሉ ዶሮዎችን በማዘጋጀት ቤታችን የሚጣሉ እንቁላሎችን ለልጆቻችን መመገብ ነው ማለት ነው። ምክንያቱም ቅድም እንደተናገርኩት እንቁላል ለልጆች በጣም ወሳኝ እና አስፈላጊ ነገር ከመሆኑ ጋር ተያይዞ ማለት ነው ስለዚህ እንቁላል በጣም ወሳኝ ነገር ነው። እንቁላልን ልጆቻችንን መመገብ አለብን። ልጆቻችንን በምንመግብበት ጊዜ ጤነኛ እንቁላል መሆኑን ማረጋገጥ፣ ፍሬሽ እንቁላል መሆኑን ማረጋገጥ ይጠበቅብናል ማለት ነው። ስለዚህ ዶሮዎችን በማርባት ወይም ዶሮዎችን ቤታችን በማድረግ እንቁላሎችን በማስጣል የእንቁላል ፍላጎታችንን ማርካት እንችላለን ማለት ነው። አለበለዚያ ግን ከገበያ የምንገዛቸው እንቁላሎች ምናልባትም አንዳንዴ ጤነኛ ያልሆኑ እንቁላሎች ሊፈጠሩ ይችላሉ። ከአንድ አመት በፊት እንቁላል ገዝቼ ስገዛ የተፈጠረውን ነገር የማስታውሰው አስር እንቁላል ገዝቼው ሄድኩ ቤት ከሄድኩ በኋላ ግን እንቁላሎችን እየሰበርን ለመጥበስ ስንሞክር ከአስሩ እንቁላል ስድስቱ እንቁላል ብቻ ነበር ጤነኛ፣ ሌሎች እንቁላሎች የተበላሹ ነበሩ ማለት ነው። ስለዚህ የእንቁላል መበላሸት በነገራችን ላይ ወደፊት እንቁላል እንዳንበላ ሁሉ ሊያደርገን ይችላል። ምክንያቱም ሽታው አንደኛ ከባድ ነው። ሁለተኛ ጫጩት የፈጠረ ከሆነ ሲያዩት በጣም ነው የሚቀፈው ወይም የሚያስጠላው። ስለዚህ እንቁላልን በጥንቃቄ ነው መጠቀም ያለብን ማለት ነው። ስለዚህ በተቻለ መጠን እንቁላልን ከቻልን እቤታችን ራሳችን ማምረት ብንችል ዶሮዎችን ገዝተን፣ ቦታቸውን አስተካክለን፣ መኗቸውን አስተካክለን እንቁላል ቤታችን ማስጣል ብንችል እሱ በጣም ተመራጭ ነገር ነው። አልያ ደግሞ እንቁላል የሚያከፋፍሉ ትልልቅ ድርጅቶች አሉ። የማያድርባቸው በየቀኑ የተጣለውን ትኩስ ትኩስ እንቁላል የሚያስረክቡ ድርጅቶች አሉ። ስለዚህ እነዛ ድርጅቶች ጋር ሄደን ያልዋለ፣ ያላደረ፣ ያልተበላሸ እንቁላል ገዝተን ብንጠቀም መልካም ነው ማለት ነው። እንደ አጠቃላይ እንቁላል ለጤናችን በጣም ጠቃሚና ብናገኝ በተለይ በተለይ ከቁርስ ላይ በዳቦ ሳንድዊች አድርገን ማግኘት ብንችልና ብንመገብ በጣም መልካም ነው ማለት ነው። ስለዚህ እንቁላል በጣም አስፈላጊ ነው።

ማርች ማለት መጋቢት ወር ማለት ነው። በእኛ ማርች ወር መጋቢት ወር ነው መጋቢት ወር ማለት ደግሞ በእኛ ሰባተኛው ወር ነው። ስለዚህ ማርች ሰባተኛው ወር ነው ሰባተኛው ወር ላይ ወይም ማርች ላይ ብዙ ጊዜ በጾም የምናሳልፈው ጊዜ ነው የሚሆነው እንደየሃይማኖቱ ይለያያል። በርግጥ ግን በእኛ ሃይማኖት በኦርቶዶክስ ተዋህዶ ሃይማኖት። ማርች ወር በጾም የሚያልፍ ወይም ደግሞ የወርሃ ጾም የሚሆንበት ጊዜ ነው በጣም ደስ የሚል ጊዜ ነው። በነገራችን ላይ በማርች ወር የምናደርገው ጾም በአመት ውስጥ ከምናደርጋቸው ጾሞች በጣም ትልቁ ጾም ነው። ስለዚህ ማርች ወር የጾም ወር ነው ብዙ ጊዜ በጾም የምናሳልፈው ጊዜ ነው። ማርች ወር በሌላው ጎኑ ሰባተኛው ወር ነው ብያለሁ የሁለተኛው የአመቱ የሁለተኛው አጋማሽ የመጀመሪያው ወር ነው። በማርች ወር ብዙ ነገሮችን ማስታወስ እንችላለን በመጋቢት ወር ብዙ ሃይማኖታዊ የሆኑ ክብረ በዓላት የሚከበሩበት ወር ነው። ማርች ማለት ቅድም እንዳልኩት በእኛ በኢትዮጵያውያን አስራ ሁለት አስራ ሶስት ወራት አሉ ከአስራ ሶስቱ ወራት አንደኛው ወር ነው። ከአንደኛው ወር ውስጥ ደግሞ በቁጥር ስንገልጸው ሰባተኛው ወር የምንለው ነው ምክንያቱም እንደኛ እንደ ኢትዮጵያውያን የመጀመሪያው የአመቱ የመጀመሪያው ወር ብለን የምናስበው መስከረምን ነው። ስለዚህ ከመስከረም ጀምሮ ስንቆጥር ማርች ሰባተኛው ወር ይሆናል ማለት ነው። ስለዚህ በዚህ በማርች ወር ብዙ ነገሮች ይከናወናሉ። ምናልባት አንዳንድ ቦታዎች ሰርጎች ይኖራሉ። ምናልባት አንዳንድ ቦታዎች ማር የሚቆረጥባቸው ጊዜዎች ይሆናሉ። እንደውም እንደውም ምናልባት አንዳንድ ጊዜ ተማሪዎች የሁለተኛውን ወሰነ ትምህርት አጋማሽ ፈተና የሚወስዱበት ጊዜ ነው የሚሆነው። ስለዚህ ማርችን በብዙ መልኩ ማስታወስ እንችላለን። እንደ አጠቃላይ ግን ማርች በኢትዮጵያ ውስጥ ካሉ ወራት ወይም ደግሞ በአመት ውስጥ ከሚኖሩ ወራት አንድ ወር ነው። ከወሮችም ሰባተኛው ወር ብለን የምንቆጥረው ነው። ማርች በየካቲት እና ወይም ደግሞ ሰፕቴምበር ኦክቶበር ነው ወይም የዲሴምበር ጄኔሪ ፈብርብር ብለን ከዛ በኋላ ማርች አለ። ከዛ ሜይ አለ ስለዚህ በመጋቢት መጋቢት ከየካቲት በፊት እና ከመያዚያ በኋላ የሚመጣ ነው ማለት ነው። ይቅርታ ከሚያዝያ በፊት እና ከየካቲት በኋላ የሚመጣ ነው በሁለቱ መካከል የሚመጣ ነው ሰባተኛው ወር ነው ብያለሁ ቅድም ስለዚህ ማርች ሰባተኛው ወር ሆኖ የኢትዮጵያውያን አንዱ የወራት ስያሜ ነው ማለት ነው። ወይም ደግሞ በፈረንጆቹ የምንሄድ ከሆነ ማርችን የምናገኘው ጃንዋሪ ፌፐሯዋሪ ማርች ስለሆነ በነጮቹ ሶስተኛው ወር የምንለው ነው። ሶስተኛው ወር ላይ የምናገኘው ማርች ነው ማለት ነው። እኛ ጋር ደግሞ ወደ ኢትዮጵያውያን ስናመጣው ደግሞ ይሄ ማርች የሚባለው ወር ሰባተኛው ወር ሆኖ በየካቲት በየካቲት እና በሚያዚያ መካከል የሚገኝ ወር ነው ማለት ነው። ስለዚህ ማርች ወር ከኢትዮጵያ ለኢትዮጵያውያን ሰባተኛው ወር ነው ብለን ብንናገር ትክክል ነው ማለት ነው።

ዲሴምበር የወር ስያሜ ሲሆን በእኛ በኢትዮጵያውያን አራተኛው ወር ነው። ዲሴምበር ማለት አራተኛው ወር ነው መስከረም ጥቅምት ህዳር ታህሳስ ማለታችን ነው ማለት ነው። ለነጮቹ ይሄ ዲሴምበር ወር ማለት የዐመቱ የመጨረሻ ወር ነው። በዚህ ወር በዐመቱ የመጨረሻ ወር የዐመቱን አሮጌውን ዐመት አጠቃለሁ ወደ አዲሱ ዐመት ወደ ወይም ወደ ጃንዋሪ የሚመጡበት ወር ነው። እንደኛ እንደ ኢትዮጵያውያን ደግሞ ወሩን የምንጀምረው ሰፕቴምበር ላይ ስለሆነ ዲሴምበር አራተኛው ወር ነው ማለት ነው። ስለዚህ ህዳር ማነው ታህሳስ ወር የምንለው ዲሴምበር ወር ብለን በነጮቹ እንጠራዋለን ማለት ነው። ስለዚህ እንደ ነጮቹ የምንቆጥር ከሆነ የመጨረሻው ወር ወይም አስራ ሁለተኛው ወር ዲሴምበር ነው። እንደኛ እንደ ኢትዮጵያውያን እምንቆጠር ከሆነ ደግሞ ዲሴምበር አራተኛው ወር ነው ማለት ነው። ይሄ አራተኛው ወር ብዙ ጊዜ ገበሬዎች ምርቶቻቸውን ለገበያ የሚያቀርቡበት ጊዜ እሸት ለገበያ የሚያቀርቡበት ጊዜ ነው። ዲሴምበር ወር ማለት ስለዚህ በዚህ በዲሴምበር ወር በሀገራችን በኢትዮጵያ የጥጋብ ወር ነው ማለት ነው። ምክንያቱም ከአስከፊው የክረምት ጊዜ አልፈን እህል ተወቅቶ ታጭዶ ተወቅቶ ገለባው ከፍሬው ተለይቶ ፍሬው ወደ ገበያ የሚመጣበት ገበሬው የሚጠግብበት ገበሬው የዘራውን እህል ሸጦ የሚፈልጋቸውን ነገሮች በሸጠበት ዋጋ ወይም ደግሞ ባለው ብር የሚፈልጋቸውን ነገሮች ገዝቶ የሚመለስበት ወር ነው። ይሄ ዲሴምበር ወር ማለት ስለዚህ ዲሴምበር ወር ለእኛ ለኢትዮጵያውያን የጥጋብ ወር የደስታ ወር የሰላም ወር ነው ማለት ነው። ስለዚህ በዲሴምበር እህል ይደርሳል እህል ብቻ ሳይሆን ታጭዶ ምናልባትም ለገበያ የሚመጣበት ሰዓት ነው የሚሆነው ጤፍ ይኖራል። ሽምብራ ይኖራል። በዲሴምበር ወር አተር ይኖራል በዲሴምበር ወር ባቄላ ይኖራል። በዲሴምበር ወር እነጓያና የመሳሰሉ ነገሮች ይኖራሉ። ስለዚህ ዲሴምበር ሀብታም የሆነ ወር ነው ብለን ብንናገር ምናልባት የምናጎለው ነገር የለም ማለት ነው። ስለዚህ በዲሴምበር ብዙ ነገሮችን ማከና የምናከናውንበት በተለይ በተለይ ከምርት ጋር በተያያዘ ብዙ ስራዎች የሚሰሩበት ወር ነው ማለት ነው።

አምስት ማለት በአራት እና በስድስት መካከል ያለ ቁጥር ነው። በቀላሉ አምስትን ለማስረዳት የአንድ እጃችንን ጣቶች መቁጠር በቂ ነው። ወይም ደግሞ በእንግሊዘኛው ፋይቭ የምንለው ማለት ነው። ስለዚህ አምስት ቁጥር ማለት ወይም አምስት ማለት የቁጥር አይነት ሆኖ ከአስር በታች ከዜሮ በላይ የሆነ ቁጥር ነው። ያ ማለት ቅድም እንዳልኩት የአንድ እጃችንን ጣቶች ብንቆጥራቸው ብዛታቸው አምስት ነው ማለት ነው። በነገራችን ላይ ለአምስት ለአምስት ቁጥር ጥሩ የሆነ አመለካከት አለኝ። ምክንያቱም በእኛ በሃይማኖታችን አቡዬ ገብረ መንፈስ ቅዱስ የሚባሉ ጻድቅ ሰው የምናከብርበት እሳቸውን የምንዘክርበት ቀን ስለሆነ አምስት ማለት ለኔ ትልቅ ትርጉም ያለው ከቁጥሮች ትልቅ ትርጉም ያለው ቀን ነው ማለት ነው። ስለዚህ በአምስት ጣታችን ብዙ ነገሮችን እንሰራለን። አምስት ጣታችንን በመጠቀም ለምሳሌ ከአምስቱ ጣታችን አንዷን የቀለበ ጣታችን እንላታለን ከአምስቱ ጣታችን አንዷን ትንሽ ጣት እንላታለን አንዷን ደግሞ ሌባ ጣት እንላታለን። ከአምስቱ ጣታችን የመጀመሪያውን እና አጭሩን ወፈር ያለውን ደግሞ አውራጣት እንለዋለን። ስለዚህ ብዙ ስለ አምስት ቁጥር ማውራት እንችላለን። እንደ አጠቃላይ ግን አምስት አምስት ቁጥር ማለት በአራት እና በስድስት መካከል የሚኖር ቁጥር ነው ማለት ነው

ሀላፊ ማለት አዛዥ እንደማለት ነው። ወይም ደግሞ በስሩ የተለያዩ ሰራተኞች ኖረው እነሱን የሚያዝ ወይም ደግሞ እነሱን በሚሰሩት ስራ ላይ ሀላፊነት የሚወስድ ማለት ነው። ስለዚህ ለምሳሌ እኔ በምሰራበት ድርጅት ውስጥ ከእኔ የበላይ የሆኑ ሰዎች አሉ እነሱ ለኔ ሀላፊዎቼ ናቸው ማለት ነው ያ ማለት ምን ማለት ነው የተለያዩ ስራዎች ተቆርጠው ይሰጡኛል፣ እነዛን ስራዎች አከናውናለሁ እነዛን ተግባራት በማከናውንበት ሰዓት የተለያዩ ክትትሎችን ያደርጋሉ ስራው በአግባቡ መፈጸሙን ይመለከታሉ ከዛ በኋላ የስራው ላይ ጉድለት ካለ ድክመት ካለ በተባለበት ሰዓት እየተከናወነ ካልሆነ ማስተካከያዎችን ይሰጣሉ ትእዛዝ ያስተላልፋሉ ማለት ነው። ስለዚህ ሀላፊ ማለት ትእዛዝ አስተላላፊ ስራውን በበላይነት ሆኖ የሚቆጣጠር ጎዶሎዎች ካሉ ጎዶሎዎችን የሚያሳይ ለተሰሩት ስራዎች ደግሞ ሀላፊነት የሚወስድ ማለት ነው ስለዚህ ሀላፊ ማለት ትርጉሙ ብዙ ነው። ለምሳሌ አንድ የአንድ ቢሮ ሀላፊ ከተባለ እዛ ቢሮ ውስጥ የሚሰሩ ሌሎች ሰራተኞች ተጠሪነታቸው ለሀላፊያቸው ነው ማለት ነው። ዳይሬክተር ሊባል ይችላል አንዳንዴ ሀላፊነት ወይም ደግሞ በተለያዩ መንገዶች ሊገለጽ ይችላል። ስለዚህ ሀላፊነት በብዙ መልኩ ይገለጻል። ለምሳሌ በአንድ ዩኒቨርሲቲ ውስጥ ያለውን የሀላፊነት ደረጃ ለማየት ብንሞክር ለምሳሌ ከትንሹ ሰራተኛ ጀምሮ ቡድን መሪ የሚባል ሀላፊ አለ። እንደዛ አይነት እንደሱ አይነት ቡድን መሪዎችን ሰብስቦ ደግሞ የሚይዘው ደግሞ ዳይሬክተር የሚባል ሀላፊ አለ። ዳይሬክተር የሚባለው ሀላፊ ደግሞ፣ እንዲሁ እነሱን እንደ ዳይሬክተር ያሉትን ሰብስቦ ደግሞ ፕሬዝዳንት የሚባል ሊኖር ይችላል ስለዚህ ሀላፊነት በብዙ አይነት መልኩ ነው የሚገለጸው

ዝናብ ማለት ደግሞ ያው ከሰማይ የሚወርደው ፈሳሽ ማለት ነው። ስለዚህ ዝናብ በጣም ኢትዮጵያ ውስጥ በተለይ የሚዘወተረው ወይም ደግሞ በተደጋጋሚ የሚመጣው ከሰኔ ወር ጀምሮ እስከ ጥቅምት አጋማሽ ድረስ ወይም እስከ መስከረም መጨረሻ ድረስ ዝናብ አለ መጠኑ ነው የሚለያየው። ምናልባት ግንቦት ውስጥም የሚጀምርበት ጊዜ አለ ቀድሞ ክረምቱ ከገባ ማለት ነው። ብዙ ጊዜ ዝናብ የሚታየው ወይም የሚስተዋለው ክረምት ላይ ነው። በክረምት ጊዜ ዝናብ በጣም በከባድ ሁኔታ ነው የሚመጣው በተለይ ሀምሌና እና ነሀሴ ላይ ያለው ዝናብ በጣም ከባድ ዝናብ ነው። በዚህም አማካኝነት ይህንን የዝናብ ወቅት በመጠቀም ገበሬዎቻችን መዝራት የሚፈልጉትን ነገር ይዘራሉ። ማቅል የሚፈልጉትን ነገር

ሰዓት ማለት የስልሳ ደቂቃዎች ጥርቅም ነው። አንድ ላይ ሆኖ ሰዓት ይባላል በእኛ በሀገራችን ሰዓት ማለት ከነጮቹ ጋር ወይም ደግሞ በፈረንጅኛ ሀወር ማለት ነው። ሀወር ስለዚህ ዋን ሀወር የምንለው አንድ ሰዓት የምንለው ነው። ስለዚህ አንድ ሰዓት ማለት ደግሞ በውስጡ ስልሳ ደቂቃዎች ያሉት ነው። በእያንዳንዱ ደቂቃ ውስጥ እንደሚታወቀው ወደ ስልሳ ስልሳ ሴከንዶች አሉ ስለዚህ ሶስት ሺህ ስድስት መቶ ሴኮንዶች አንድ ላይ ሆነው ሰዓት ይባላሉ ማለት ነው። ሌላው ስለ ሰዓት ስናወራ ከሀወር ጋር ወይም ከቆይታ ጋር አወራን እንጂ በእጃችን ላይ የምናስረው እቃ ራሱ ወይም ደግሞ ሰዓት ለማየት የሚጠቅመን እቃ ራሱ ሰዓት ይባላል። ስለዚህ አንድ ሰው ስንት ሰዓት እንደሆነ ማወቅ ከፈለገ እጁ ላይ ሰዓት ያሰረን ሰው አይቶ እባክህ ሰዓት ንገረኝ ሊለው ይችላል። ስለዚህ ሰዓት ማለት ቅድም እንዳልኩት ሰዓትን ለማወቅ ስንት ሰዓት እንደሆነ ለማወቅ የምንጠቀምበት ቁስ ነው ማለት ነው። ወይም ቁስ አካል ነው ማለት ነው ስለዚህ ሰዓትን በሰአት በማየት ልናውቅ እንችላለን ማለት ነው። የድሮ አባቶቻችን ሰዓቱ ስንት ሰዓት እንደሆነ ለማወቅ ባህላዊ የሆነ መንገድ ይጠቀሙ ነበር። ይሄም ማለት ለምሳሌ የፀሀይዋን ሁኔታ አይተው አሁን ስድስት ሰዓት ሆኗል ሊሉ ይችላሉ። ወይም ደግሞ ፀሀይዋን ማዘቅዘቋን አይተው አሁን ዘጠኝ ሰዓት ሆኗል ሊሉ ይችላሉ። በጣም የሚገርመው ነገር የድሮ አባቶቻችን ፀሀይን በማየት የሚናገሩት ሰዓት ዝንፍ አይልም ነበር በትክክል ሙሉውን ነገር ነበር የሚናገሩት። ስለዚህ አንድ ሰዓት ሲሆን ፀሀይ የቱ ጋር እንደምትሆን ሁለት ሰዓት ሲሆን ፀሀይ የቱ ጋር እንደምትሆን ሶስት ሰዓት ሲሆን ፀሀይ የቱ ጋር እንደምትሆን ስድስት ሰዓት ሲሆን ፀሀይ የቱ ጋር እንደምትሆን ዘጠኝ ሰዓት ሲሆን ፀሀይ የቱ ጋር እንደምትሆን አስራ ሁለት ሰዓት ሲሆን ፀሀይ የቱ እንደምትሆን ያውቁታል ማለት ነው። በተለምዶ ስንት ሰዓት እንደሆነ ያውቃሉ ማለት ነው። ሰዓት ስንጠይቃቸው ሲነግሩን በጣም ነበር የሚገርመን እነሱ ከነገሩን አንድም ሰዓት የሚዛነፍ የሚበላሽ ሰዓት አልነበረም። ስለዚህ የድሮ አባቶቻችን በጣም ብልህ ነበሩ። ለሰአቱ ሰዓት ለመናገር ብዙ አይነት ምልክቶችን ይጠቀሙ ነበር ማለት ነው። ከዛ ባሻገር ቅድም እንዳልኩት አንድ ሰዓት ማለት የስልሳ ደቂቆች ጥርቅም ነው። ስለዚህ ሰዓት ለመናገር የግድ የስድሳ የስድሳ ደቂቃዎች ድምር መጨመር አለበት ማለት ነው። ስለዚህ አንድ ሰዓት ከነበረ ሁለት ሰዓት ለማለት ተጨማሪ ስልሳ ደቂቃዎች አንድ ሰዓት እንዲጨምር ያደርጉታል ስለዚህ ሁለት ሰዓት ይሆናል። ሁለት ሰዓት የነበረው ሶስት ሰዓት ለመሆን ስልሳ ደቂቃዎች ያስፈልጋሉ አንዷ ደቂቃ ማለት ደግሞ ስልሳ ሴከንድ ናት ማለት ነው። እንደምናውቀው ብዙ አይነት ሰዓት አለ። ከእነዚህም ሰአቶች መካከል አንዱ የእጅ ሰዓት ነው እጃችን ላይ የምናስረው ሰዓት ማለት ነው። ወይም ደግሞ በእንግሊዘኛው ዋች የምንለው ማለት ነው። ስለዚህ ሁለቱም ሀወርም ወጪም የሰዓት ምልክት ናቸው ማለት ነው ወይም ሰዓት የሚጠራባቸው መንገዶች ናቸው ማለት ነው። ስለዚህ ሰዓት ሲባል ብዙ አይነት ሰአቶች አሉ ሰዓት ስላችሁ የቆሱን ማለቴ ነው። ስለዚህ የእጅ ሰዓት አለ። እንዲሁም የግድግዳ ሰዓት አለ። ግድግዳ ላይ ተቀምጦ ሰዓት ለማየት የሚያገለግለን ማለት ነው እንደ ጌጥም ያገለግላል። ሰዓት እንደ ለማየትም ያገለግላል። ስለዚህ ግድግዳ ላይ የሚንጠለጥል ሰዓት አለ። እንዲሁም ደግሞ የጠረጴዛ ሰዓት አለ። የጠረጴዛ ሰዓት ማለት ጠረጴዛ ላይ ተቀምጦ ለሰአት ለማየትም የሚያገለግል እንዲሁም ደግሞ እንደ ጌጥ የሚያገለግል ማለት ነው። ሌላው በጣም የሚገርመኝ ሰዓት የ እንትን ሰዓት ነው። የ አላርም አላርም የምንቀጥርበት ሰዓት አለ። ይሄ ሰዓት ኮሜዲኖ ላይ ወይም ደግሞ አልጋ ቤታችን ላይ የምናስቀምጠው ሆኖ በጣም አስፈላጊ የሆነ ሰዓት ነው። ብዬ አስባለሁ ምክንያቱም አንድ ሰው የሆነ ሰዓት ላይ ተነስቶ የሆነ ስራ መስራት ቢፈልግ ሰዓቱ እንዳያልፍበት አላርም ይቀጥራል ማለት ነው። ወይም ደግሞ ቀስቃሽ ይቀጥራል ማለት ነው። ስለዚህ ልክ ሰዓቱ ሲደርስ ሰአቱንም ይቆጥራል እንዲሁም ደግሞ ሰዓቱ ሲደርስ ይጮሃል ማለት ነው። በተቀጠረበት ሰዓት ሲደርስ ይጮሃል ማለት ነው። ስለዚህ አላርም ይዘን ልንተኛ እንችላለን ማለት ነው። ስለዚህ ሰአቱን እየቆጠረ እኛ የቀጠርነው ሰዓት ላይ ሲደርስ ይጮህና ወይም ምልክት ያሰማና ከእንቅልፋችን ይቀሰቅሰናል ማለት ነው። ስለዚህ እኛም ተነስተን እናከናውናለን ወዳልነው ተግባር እንመጣለን ማለት ነው። ስለዚህ አላርም የምንጠቀምበት ሰዓታን ለማለት ነው። ስለዚህ ስለ ቁሱ ሰዓት ይሄን ያክል ካወራን ሰዓት ማለት ደግሞ ስልሳ ሴኮንዶች ደቂቃዎች አንድ ላይ ሆነው አንድ ሰዓት እንደሚሆኑ ካወራን ሌላው የቀጠሮን ማውራት እንችላለን። ዛሬ ስምንት ሰዓት ላይ እንገናኝ ልንባባል እንችላለን ይሄ ቀጠሮ ነው። ስለዚህ ቀጠሯችንን በሰአት መወሰን እንችላለን ማለት ነው። ዛሬ አስር ሰዓት ተኩል ላይ ስብሰባ አለን ልንል እንችላለን ስለዚህ ሰዓትን በብዙ አይነት መልኩ መግለጽ

ሁለት ማለት የቁጥር አይነት ነው። የቁጥር አይነት ስንል። የቁጥር መጀመሪያ በተለይ ፖዘቲቭ ነበር የምንላቸው ቁጥሮች ከዜሮ ከአንድ እንደሚጀምሩ ይታወቃል። ሙሉ ቁጥሮችን ነው ከአንድ እንደሚጀምር ይታወቃል። አንድ ካልን በኋላ ቀጥሎ የሚመጣው ሁለት ሁለት ማለት ከአንድ ቀጥሎ የሚመጣ ከአንድ የሚበልጥ እንዲሁም ደግሞ ከሶስት የሚያንስ ነው። ሁለትን በብዙ አይነት መልኩ ልንገልጻት እንችላለን። በአጭሩ ሁለት ማለት የ ከአንድ የሚበልጥ ነገር ግን ከሶስት የሚያንስ ነው። ሁለት ማለት በእንግሊዘኛው ቱ ማለት ነው ቱ ማለት ሁለት ማለት ነው። ስለዚህ ነምበር ቱ ሚንስ። ሁለት ማለት ነው ስለዚህ ሁለት ማለት የጥንድ ማለት ነው። ወይም በአማርኛው ጥንድ ጥንድ ማለት የሁለት ነገሮች ጥምር ማለት ነው። ስለዚህ ሁለት ማለት በአጭሩ ከአንድ ሚበልጥ ከሶስት የሚያንስ ሆኖ የቁጥር አይነት ነው ማለት ነው። ለምሳሌ ሁለትን ለመግለጽ ከአንድ እጃችን ላይ ሶስቱን ካጠፍን በኋላ የቀሪዎቹ ሁለት የሚባሉ ናቸው ማለት ነው። ስለዚህ ሁለት ቁጥር ማለት የቁጥር አይነት ሆኖ ከሶስት የሚያንስ ነገር ግን ከአንድ የሚበልጥ በሶስት እና በአንድ መካከል ያለ ሙሉ ቁጥር ነው ማለት ነው።